ማሰላሰል ታደርጋለህ አዎ ማሰላሰል አደርጋለሁ ብዙን ጊዜ ማሰላሰል አዳዲስ ሀሳቦችን ለማምጣት አዳዲስ ነገሮችን ለመፍጠር በጣም ትልቅ ጥቅም አለው ብዬ አስባለሁ ስለዚህ ሁል ጊዜም ማሰላሰልን አደርጋለሁ። ማሰላሰል በራሱ ደግሞ ብዙ ጥቅም እንዳለው አስባለሁ ምክንያቱም ሰዎች የሚያስቡ የሚያሰላስሉ ከሆነ ከተለያየ ነገር አንፃር ጥቅሞችን ማምጣት ይችላሉ አዳዲስ ነገሮችን መፍጠር ይችላሉ። ስለዚህ ማሰላሰል በራሱ አዲስ ነገርን ለማምጣት እስከሆነ ድረስ ወይም ደግሞ የሆነን ነገር ለመፍጠር ራስን ለማሻሻል እስከሆነ ድረስ አዎ ማሰላሰልን አደርጋለሁ አሰላስላለሁ። ማሰላሰልም በራሱ ደግሞ በጣም ብዙ ጥቅም አለው ብዬ አስባለሁ። ምክንያቱም አለም ላይ ከተፈጠሩት ብዙዎቹ ነገሮች ውስጥ አብዛኞቹ በሚባል ወይም ሁሉም በሚባል ደረጃ በማሰላሰል የተፈጠሩ በማሰብ የተፈጠሩ እንዴት ላድርገው እንዲህ ይሁን ወይ? ይሄ ይሻላል በሚል ማሰላሰል የተፈጠሩ ናቸው ብዬ አስባለሁ። እና ከዛ ነገር አንፃር ማሰላሰልን አደርጋለሁ አሰላስላለሁ አሰላሳይም የምባል ሰው ነኝ ብዬ አስባለሁ።

እሺ ትንሽ ሳለሁ እንግዲህ ብዙ ነገሮችን አድርግ ነበረ በተለይ በልጅነቴ ከጓደኞቼ ጋር መጫወት አብሮ ጊዜ ማሳለፍ። ብዙ ነገሮችን እንደዚያ አይነት ነገሮችን እያደረኩ ጊዜዬን አሳልፍ ነበር እና ልጅነት ወይም ትንሽ መሆን በጣም ደስ የሚል ነገር ነው። ትንሽ ሳለሁ እንግዲህ ከብዙ ጊዜ በእድሜ ከፍ ስንል የነበሩብን ሀሳቦች አይኖሩም ስለዚህ በነጻነት እንድንጫወት ጊዜ እንድናሳልፍ ከጓደኞቻችን ጋር በደንብ ደስተኛ እንድንሆን ይፈቅድ ነበር። ልጅነት ስለዚህ ሀላፊነት የለብንም ራሳችንን እንኳን መጠበቅ መቆጣጠር ስለማንችል ብዙውን ጊዜ ቤተሰቦቻችን ናቸው ያንን የሚያደርጉልን። ስለዚህ ትንሽ ሳለው እንግዲህ እንዳልኩት ልጆች ብዙን ጊዜ ልጆች እንደሚያደርጉት የመጫወት ለራስ ጊዜያዊ መስጠት በደንብ የማሳለፍ። ከዚያ በተወሰነ ከፍ ስንል ደግሞ ትምህርት የመጀመር ትምህርት ቤት ሄዶ ደግሞ ከጓደኞች ጋር ጊዜ ማሳለፍ የመማር። እንደዚህ አይነት ነገሮች ነበሩና ልጅነቴን ወይም ትንሽ እያሉ ሳሳልፍ የነበረው ይሄንን ነው ማለት ነው

ከአለቃህ ጋር ግንኙነት እንዴት ነው? ከአለቃጋር ከአለቅየ ጋር ያለኝ ግንኙነት በጣም ጥሩ ነው ተከባብረን ስራችንን እንሰራለን እሱም እንደ አለቃ ለኔ በጣም ጥሩ ሰው ነው ብዙ ምክሮችን ሀሳቦችን እንዲስተካከሉ የሚፈልጋቸውን ነገሮች ይነግረኛል እኔም ያንኑ ተቀብዬ ደግሞ በደንብ ስራዬ ላይ የማሻሻል የመበርታት ከዛም ባለፈ ደግሞ ስራዎቹን በደንብ በአግባቡ የመስራት ባህሪ አለኝ እና ከአለቃዬ ጋር ያለን ግንኙነት በጣም ጥሩ ነው እንዳልኩት እንተራረማለን ያው ብዙ ጊዜ ሰራተኛ ብቻ ሳይሆን አለቃም ያጠፋል፤ በሚያጠፋ ሰዓት ደግሞ ይሄ ልክ አይደለም ይሄ ነገር እንዲህ ቢሆን የሚል ሀሳብ እሰጣለሁ ስለዚህ ልክ እንዴት ነው የአለቃና የምንዝር አይነት ብቻ ሳይሆን የጓደኛ የቤተሰብ አብሮ የሚሰራ የስራ ባልደረባ አይነት ባህሪ ነው ያለን እሱም ለኔ መልካም ነው እኔም ለሱ ደግሞ የምችለውን ያህል ለመስሪያ ቤቱም ሆነ ለእሱ ታዛዥ ሆኜ ራሴን እያሳደግኩኝ ስራዎችን እቀጥላለሁ ማለት ነው ስለዚህ በስራ ላይ ያለን ነገር እንግዲህ በዚህ ይልክ በጣም ቆንጆ የሚባልና ጥሩ ነው ማለት ነው።

በሰአት የምትደርስ ሰው ነህ? አዎ በሰአት የምደርስ ሰው ነኝ ብዙውን ጊዜ ስራዬ ላይም ሆነ በተለያዩ የቀጠሮ አጋጣሚዎች በሰአቴ እደርሳለሁ ስራዬንም በሚገባ እሰራለሁ እያንዳንዱንም ነገር ደግሞ ለመከወን ጊዜ እሰጣለሁ ማለት ነው ስለዚህ ስራዬን በአግባቡ የምሰራ ሰው ነኝ። ስ ስራዬንም ደግሞ ከመስራት ባለፈ ደግሞ በማንኛውም በቀጠሮ ሊሆን ይችላል በተለያዩ ጉዳዮች ላይ ሰአቱን እ አክብሬ መገኘት ባህሪ አለኝ። በዛ ምክንያት እንግዲህ ስራዬን በአግባቡ እሰራለሁ ሰአቴንም ደግሞ አከብራለሁ ማለት ነው። ስለዚህ ሰዓትን ማክበር ላይ ጥሩ የምባል ሰው ነኝ ብዬ አስባለሁ። በተለይ በተለያዩ ቀጠሮዎች እኚህ ሲሪየስ የሆኑ የስራም ሆኑ የተለያዩ ማህበራዊ ጉዳዮች ላይ ስ ስራዬን በሚገባ እሰራለሁ ስራዬንም አከብራለሁ ማለት ነው። ስለዚህ ሰዓት የማርፈድ እንደዚህ እንደዚህ አይነት ባህሪዎች ብዙ ያሉኝ ሰው አይደለሁም። ከዛ ይልቅ በአግባቡ ስራዬን ምሰራ ስራዬ ገበታዬ ላይ የምገኝ አይነት ሰው ነኝ። ያም ደግሞ በደንብ ስራን ለመስራት በደንብ ጊዜን ደግሞ ለመጠቀም እ ያሉብንንም ሀላፊነቶች ለመወጣት በጣም ጥሩ እንደሆነ አስባለሁ። ስራን በአግባቡ ከመስራት እና በሰአት ከመገኘት ጋር ያ ነገር በደንብ ይገናኛል ብዬ አስባለሁ

በገበያ ዋጋ መደራደር ትችላለህ አዎ በደንብ መደራደር እችላለሁ። ገበያ እንግዲህ በጣም ከባድ ነው ብዬ አስባለሁ። ገበያ በራሱ የሚፈልገው ነገር አለ። ምክንያቱም አንዳንድ ጊዜ ነጋዴዎች የሆነን ነገር ለማስወደድ ሲሉ ከሚያስወጣን ነገር ወይም ደግሞ ነገሩ ካለው ዋጋ በላይ እቃው ካለው ዋጋ በላይ ይጠሩብናል ሶ ያንን ደግሞ በደንብ ተከራክሮ ዋጋ ወይም ተደራድሮ አሳምኖ መውጣት ጥሩ ነው ብዬ አስባለሁ። ስለዚህ ዋጋ ላይ በደንብ እከራከራለሁ እደራደራለሁ። ትክክለኛ ዋጋው ነው ብዬ የማስበውን እስካገኝ ድረስ በደንብ ከእነሱ ጋር ምክንያቱም ነጋዴዎች ብዙን ጊዜ ራሳቸውን ለማትረፍ ሲሉ ወይም ደግሞ ሰዎች ላይ ይሄ ፍሪ ማርኬት የሚባል ነገር አለ። ሰዎችን በዚህ ዋጋ ውሰዱ ብሏቸው እነሱ መውሰድ የሚችሉ ከሆነ ኦኬ ምንም እነዚያ ሰዎች የሚያጡት ነገር የለም። ስለዚህ ኖርማል ነው የሚሉት ነገር አለ ስለዚህ በደንብ ደግሞ ተከራክረን ዋጋው ይሄ ነው ብለን አሳምነን የምንገዛ ከሆነ እነዚያ ሰዎች በቀላሉ ያምኑልናል ስለዚህ በገበያ ዋጋ ላይ በደንብ እደራደራለሁ። ትክክለኛ ዋጋውን እስካገኝ ድረስም በደንብ አሳቤን እየሰጠው እገዛለሁ ማለት ነው። ካልሆነ በቀላሉ ያለዋጋው አልገዛም ማለት ነው። ስለዚህ በደንብ በዋጋ ላይ እደራደራለሁ አሳምናለሁ ተገቢ ነው የምለውን ክፍያ ግን እከፍላለሁ ሶ ሁል ጊዜ አይደለም አንዳንድ ጊዜ ለመደራደር ወይም ደግሞ ለመከራከር የማይመቹ ቦታዎች አሉ። ዋጋው ፊክስድ ወይም ቋሚ የሆነበት በትክክለኛ ዋጋ የሚሸጥበት ገበያ አለ እዚያ አይነት ቦታ ላይ ግን በደንብ በዋጋው ተገቢ ነው ብሎ ያለፉ እንትን ያሉትን ስለሆነ የሚለጥፉት ያንን በዋጋው እገዛለሁ ማለት ነው። ስለዚህ ቦታው ሲሆን እደራደራለሁ። ቦታው ያልሆነበት ወይም ደግሞ ቋሚ የሆነ ፊክስድ ዋጋ ያለበት ቦታ ላይ ግን በተባለው ዋጋ የምፈልገውን እቃ ገዝቼ ወይም ደግሞ ወስጄ እወጣለሁ ማለት ነው

አዳዲስ የስራ ግንኙነቶችን ትፈጥራለህ። አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ፤ ፈጥሬም አውቃለሁ። እንግዲህ የስራ ግንኙነቶች ከብዙ ነገር አንፃር ይመዘናሉ። ለምሳሌ አንድ ሰው የስራ ግንኙነቱ ለምሳሌ መኪና ማምረት ሊሆን ይችላል። ወይም ደግሞ የተለያዩ ከባድ ነገሮች ሊሆኑ ይችላሉ። እነዛ ነገሮች ይበልጡን በዚህ በፋብሪካ ውስጥ በግለሰብ ደረጃ ሳይሆን በፋብሪካ ውስጥ በዚህ በትልልቅ ድርጅቶች ውስጥ እሚመረቱ ኢኖቬሽን ወይም ፈጠራዎች ናቸው። ነገር ግን አነስ ባለ ደረጃ በግለሰብ ደረጃ ለምሳሌ ትንንሽ የሚመስሉ ግን በጣም ትልቅ ጥቅም ያላቸው ነገሮች ይፈጠራሉ ቤት ውስጥ ሊሆን ይችላል የተለያዩ ነገሮች እንደ ብረት፣ እንጨቶችን፣ ፕላስቲኮችን በመጠቀም የሆኑ አይነት አዲስ ግኝቶችን ማግኘት እንችላለን። ሶ በነዛ አይነት ነገሮች ላይ በተለይ ተማሪ በነበርኩበት የዚህ የኤለመንተሪ ክላስ ላይ ሞካክር ነበረ። አሁን ላይ በርግጥ በደንብ በዛ ላይ የለሁም። ነገር ግን በፊት ላይ ሞክር ነበር። ስለዚህ የተወሰኑ የስራ ግኝቶችን አዳዲስ የስራ ግኝቶችን ፈጥሬ አውቃለሁ። ግን እነዛ በተወሰነ ጊዜ ላይ በተለይ በፊት ላይ ነበሩ እንጂ አሁን ላይ ያሉ አይደሉም ማለት ነው። ስለዚህ በፊት ላይ አደርግ ነበር፤ አሁን ላይ ግን በዛ ልክ የስራ ግኝቶች ላይ እየተሳተፍኩ አይደለም።

የምትወደው ሽታ ምንድነው? የምወደው ሽታ እንግዲህ የሽቶ ሽታ ነው በጣም ብዙ ደስ የሚሉ ሽታዎች ቢኖሩም ግን ይበልጡ ነው የምግብን እና የሽቶ ሽታን በጣም እወደዋለሁ ውስጤን በጣም ደስ ያሰኘኛል በተለይ የምወዳቸው አይነት ሽቶዎች ሲሆኑ እነዛ ነገሮች በጣም ደስ ያሰኙኛል ረጅም ሰዓት ባሸታቸው ጠረናቸው አብሮኝ ቢሆን። አሁን ሽቶ ሲሆን ለምሳሌ ልብሳችንን መቀባት እንችላለን ስለዚህ ያንን ነገር ልብሳችን ላይ ከነፋን ወይም ደግሞ ሽቶውን ከተቀባን ለረጅም ሰዓት መቆየት ስለሚችል ከሽታው ጋር አብረን መቆየት እንችላለን ማለት ነው። ሶ እንደዛ ስለሆነ በጣም ምወደው ሽታ እንግዲህ የሽቶ ሽታ ነው። አብሮኝ ረጅም ጊዜም ሲያሳልፍ በጣም ደስ ይለኛል ሰዎችም ደግሞ በተመሳሳይ ያንን አይነት ጠረን ያንን አይነት ሽታ ሲያሸቱ በጣም ደስ ሚሰኙ ይመስለኛል። የሽቶ አይነት ሽታን ሲያሸቱ ማለት ነው። ስለዚህ ያ ስለሆነ አብዛኛውን ጊዜ እንግዲህ የሽቶ ሽታ በጣም በጣም ስሜት ይሰጠኛል። በጣም ደስ ያሰኘኛል። ብዙውን ጊዜም ደግሞ አሸታለሁ ማለት ነው። ሽቶን አሸታለሁ ከዛም ውጪ ግን እንዳልኩት የምግብ ሽታ በተለይ ትኩስ ምግብ ሲሆን ጥሩ ሚባል ምግብ ሲሆን መዓዛው ገና ሳንደርስበት ያውዳል ይጣራል። እና ከዛ ነገር ተነስቶ የምግብ ሽታን ደግሞ በጣም እወዳለሁ። በጣም ደስ ያሰኘኛል ገና በቅርበት እያለሁም ሽታው ይጠራኛል። ምወዳቸው የምግብ ሽታዎች አሉ። ከዛ ውስጥ ለምሳሌ የዶሮ ወጥ ሽታ ያ በጣም ደስ የሚል ሽታ ነው። በተለይ ኢትዮጵያ ውስጥ የተለመደ የዶሮ አሰራር ሽታ ስላለ ያ ነገር በጣም ያውዳል። ስለዚህ የዶሮ ሽታን በጣም እወዳለሁ። ከምግብ ከዛ ውጪ ደግሞ እንዳልኩት የሽቶን ሽታ እወዳለሁ

በትምህርት ቤት የምትወደው ትምህርት ምን ነበር? ይበልጥ የምወደው ትምህርት እንግዲህ ባዮሎጂ ትምህርት ነበረ። የባዮሎጂ ትምህርት እንግዲህ ብዙውን ጊዜ የሚያጠናው ስለ ሰው ልጅ ክፍል ስለ እንስሳት። ህይወት ስላላቸው ነገሮች በጠቅላላው ስለሆነ ያንን ነገር ማወቅ ያንን ነገር ምንነታቸውን መረዳት በጣም ስሜት ይሰጣኝ ነበር። እና ከዛ ጋር ተያይዞ የምወዳቸው ነገሮች ውስጥ አንዱ በትምህርት ቤት ውስጥ እንደዚህ አይነት ነገሮችን በደንብ ማወቅ ነበረ። ምክንያቱም ምን አይነት ባህሪ ያላቸው እንስሳት ምን አይነት ተፈጥሮ አላቸው? የሰው ልጅ ምን አይነት ባህሪ አለው የሚለውን ነገር ማወቅ። በጣም በጣም ደስ ይለኝ ነበረ ከዛ ውጪ ታሪክ ወይም ሂስሪ የምንለውን በጣም እወድ ነበረ። ታሪክ እንግዲህ በጣም ትልቅ ነገር ነው፤ ታሪክን መረዳት፣ ታሪክን ማወቅ በጣም ጥሩ ነው ብዬም ስለማስብ። ያንን ነገር በደንብ ለማጥናት ለማወቅ አዳዲስ ነገሮችን ለማየት እሞክር ነበር። እና በትምህርት ቤት ውስጥ ከምወዳቸው መካከል አንደኛው ባዮሎጂ ነው። ባዮሎጂን በጣም እወደዋለሁ እንዳልኩት የሚያጠናቸው ስለ ሊቪንግ አኒማል ወይም ሊቪንግ ቲንግስ በጠቅላላው ስለ ሊቪንግ ፕላኔት ስለ ሊቪንግ አኒማልስ ስለ ሊቪንግ። ሂውማንስ በህይወት ስላሉ ነገሮች በሙሉ ስለ ሰው ልጆች ስለ እንስሳ ስለ እጽዋት ስለ ተፈጥሮ ስለሆነ። ያንን ነገር ማወቅ በጣም ስሜት ይሰጠኛል፤ ደስ ይለኛል ሲቀጥል ደግሞ ታሪክ። የሰው ልጅ የታሪክ ውጤት ነው ብዬ አስባለሁ በየትኛውም አለም ያለ ሰው ከእሱ በፊት የነበረ ታሪክ አለው፤። አሁን እንዲቆም ያደረገው አሁን እንዲገኝ ያደረገው የእናት የአባቱ የአያቴ የቅድሚ አያቱ የሀገሩ ታሪክ አለ። እና ያንን ነገር ማወቅ በጣም ስሜት ይሰጠኛል፤። ስለዚህ እነዚህን ሁለት ትምህርቶች እንግዲህ ሌሎቹንም የምወዳቸውም ቢሆን የስፖርት ትምህርትንም የምውድ ቢሆን ግን እነዚህን ደግሞ በዋነኝነት በጣም እወዳቸዋለሁ

የትኛውም ባህላዊ ምግብ ትወዳለህ? እንግዲህ በኢትዮጵያ በጣም ብዙ የተለመዱ ባህላዊ ምግቦች አሉ። ከዛ ውስጥ እንግዲህ ኦሮሚያ ክልል የሚገኘውን አንጮቴ የተባለውን እንግዲህ እንትን እወደዋለሁ ምግብ። ያንን መብላት በጠቅላላው ኢትዮጵያ ውስጥ ያሉትን በየክልሉ በየከተማው ወደ ጉራጌ ስንሄድ ከስጋ ጋር በተገናኘ እንደ ክትፉ አይነት ምግቦች አሉ ስለዚህ። ኢትዮጵያ ውስጥ ያሉ የተለያዩ ማህበረሰብ እና ባህሎችን ምግባቸውን በጣም እወዳለሁ በጣም ጥሩ ጥሩ ምግቦች አሏቸው። የነሱን ምግብ መመገብ በራሱ ጤንነት ነው ብዬ አስባለሁ። ምክንያቱም መነሻቸው ራሱ ለዚህ ለጥንካሬ ጤናን ለመጠበቅ የሚሆን አይነት ነገር ስለሆነ እነሱም መመገብ በጣም ደስ ይለኛል። እንዳልኩት ለምሳሌ ከስጋ ክትፎን ወይም ደግሞ ኢትዮጵያ ውስጥ የተለመደ ጥሬ ስጋ አለ። በርግጥ እሱ ለጤና ጎጂ ነገርም ቢኖረው ግን እንደዚህ አይነት ነገሮችን እንግዲህ መመገብ በራሱ ጤንነትን በተለይ ከመጠበቅ አንፃር በደንብ ደግሞ ቅባት ያላቸው ምግቦች ሲሆኑ እነዛ ነገሮች ጉዳት አላቸው። ነገር ግን በሆነ ጊዜ አንዴ የምናደርገው ከሆነ ወይም ደግሞ በተወሰነ ጊዜ አንዴ የምናደርገው ከሆነ ከጤናማ አንፃር ብዙ የሚያስገኙልን ነገሮች አሉ ብዬ አስባለሁ። እና ጤናማ የሆኑ የኢትዮጵያን ባህላዊ ምግቦች እወዳለሁ። ከዛም ውስጥ እንግዲህ የጉራጌ የኦሮሞን የተለያዩ አካባቢዎችን ምግቦች እበላለሁ እወዳለሁ እጠቀማለሁ ማለት ነው። ስለዚህ እነዚህ እንዳልኩት ክትፎን አንጮቴን ዴርቢ ጋምቦ ለሜ የሚባሉትን ምግቦች በሚገባ እጠቀማለሁ እወዳቸዋለሁ ማለት ነው። ስለዚህ እንዳልኩት ኢትዮጵያ ውስጥ በጣም ሰፊ ማህበረሰብ አለ እነሱ ደግሞ የራሳቸውን የምግብ ባህል አላቸው። እነዚህ ባህላዊ ምግቦች ደግሞ መመገብ እወዳለሁ ማለት ነው

ደብዳቤ እንግዲህ መጽሐፍ እወዳለሁ ብዙውን ጊዜ እንግዲህ ደብዳቤ የሚጻፈው ለቅርብ ሰው ነው ለጓደኛ ሊሆን ይችላል ለፍቅረኛ ወይም ለተለያየ ቤተሰብ። ደብዳቤ ይጻፋል። እኔም ደግሞ ደብዳቤ ለብዙ ሰዎች ጽፌ አውቃለሁ። በተለይ በርቀት ስንገኝ ያው ደብዳቤ ይበልጡኑ በዚህ በወረቀት የሚጻፈውን ደብዳቤ ይመስላል። ምክንያቱም አሁን ላይ እንግዲህ ያለው የመጻጻፊያ መንገድ እንግዲህ ዲጂታል የሆነው ነገር ደብዳቤ ልንለው አንችልም። ይበልጡኑ የዝ የቴክስት ምናምን ስም እየተሰጠው ነው። እና ደብዳቤ ሲባል ይበልጡኑ በወረቀት ታሽጎ በዚህ በፖስታ ቤት በምን ተልእኮ ወይም ደግሞ በእጅ ደርሶ ነው። እና ያንን ነገር እንግዲህ አዎ ለጓደኞቼ በተለይ በሩቅ ላሉ ጓደኞቼ ጽፌ አውቃለሁ። ከዛም ውጪ ለፍቅር ጓደኛዬ ደግሞ ጽፌላት አውቃለሁ ማለት ነው። እና በዛ አንገናኝ ነበር ረጅም ጊዜ። ስልክ በተለይ በሌለበት ጊዜ በፊት ላይ በደብዳቤ እንገናኝ ነበረ። አንዳንድ ጊዜ የህብረተሳብ ስልክ ወይም ደግሞ የህዝብ ስልክ የምንለው አይሰራም እና በዛ አጋጣሚ ደብዳቤ ይጽፍላት ነበረ ማለት ነው። ያ ነበር እንግዲህ አብዛኛውን ጊዜ የምናሳልፍበት መንገድ አሁንም ቢሆን ያ ነገር ቢኖር ብዬ አስባለሁ። አንዳንድ ጊዜ በሩቅ ሰዎች የማይገናኙ ሲሆኑ። የዚህ ኢንተርኔት ምናምን አይነት አክሰሶች ሳይኖሩ ሲቀሩ። ሰዎች በደብዳቤ መገናኘት ባህል ቢኖራቸው አሁንም ድረስ ጥቅም አለው ብዬ አስባለሁ

ስለ ቅርብ ጓደኛህ ንገረኝ እንግዲህ ብዙ የቅርብ ጓደኞች አሉ። ከዚያ ውስጥ እንግዲህ መርጬ ስለቅርብ ጓደኛዬ ለማውራት ያህል በጣም ጥሩ የሚባል ባህሪ አለው። ከእኔ ጋር ደግሞ በደንብ ማች የሚያደርግ ወይም ደግሞ አብሮ የሚሄድ ነው ባህሪው። ምክንያቱም ጓደኛ ሲሆን እንግዲህ ሰዎች በደንብ አንድ አይነት መሆን አለባቸው ብዬ አስባለሁ ምናልባት የፍቅር ግንኙነት ወይም ሌላ ቢሆን። አንዱ የአንዱን ክፍተት ክፍተት ለመሙላት ሲባል የተለያየ ባህሪ ቢኖራቸውም ችግር የለውም። ግን ጓደኛህ ሲሆን ግን አብሮ ለመኖር አብሮ ለማሳለፍ ሲባል የግድ ባህሪያቸው መቀራረብ አንድ አይነት ነገሮችን ለማሰብ የሚቀራረብ መሆን አለባቸው በሁሉም ነገር አንድ ላይሆኑ ይችላሉ ግን ተቀራራቢ የሚባል ባህሪ ቢኖራቸው ያ ይበልጥ ይመከራል ብዬ አስባለሁ። ከዚያ ነገር አንፃር እንግዲህ እኔ የቅርብ ጓደኞች ታጋሽ ናቸው ልክ እንደ እኔ አሰላሳይ ናቸው። ጥሩ የሚባል ባህሪ አላቸው ለሰው ያስባሉ መልካሞች ናቸው። በዚህ ሁኔታ እንግዲህ ካሉበት ተነስቼ ማለት የምችለው አንድ ነገር እነዚህ ጓደኞቼ ለኔ ጥሩ የሚባል ባህሪ አላቸው። ከምንም በላይ ደግሞ የምጠቅማቸውም የሚጠቅሙኝም ነገር አለ ማለት ነው። ስለዚህ ከባህሪያቸው ተነስቶ ለመናገር ወይም ደግሞ ስለ ቅርብ ጓደኞቼ ለማውራት በጣም ጎበዞች ናቸው ታታሪ ናቸው በስራዎቻቸው ላይ። ከስራም ባለፈ ደግሞ በደንብ ሰዎችን የሚረዱ ጊዜያቸውን ደግሞ የቅርብ ከሚሏቸው ጓደኞቻቸው ጋር ከእኔም ጋር ጨምሮ ለማሳለፍ የሚፈቅዱ ናቸው። ሲቀጥል ደግሞ ከተለያዩ ሱሶች መጥፎ ከሆኑ ሱሶች ውጪ የሆኑ ናቸው። በዚያው ልክ ደግሞ ሱሶቻቸውም ወይም ደግሞ የለት ተለት ተግባራቸውን ከጥሩ ነገሮች ጋር ያደረጉ ልክ እንደ ስፖርት አይነት ነገሮችን የሚያዘወትሩ። ጡንቻቸውን መገንባት ስፖርት ልክ ኳስ አይነት ነገሮችን ደግሞ እየተጫወቱ ማሳለፍ በደንብ ተፈጥሯቸው ያደረጉ ናቸው ማለት ነው

ምን አይነት ዳቦ ትወዳለህ? እንግዲህ ኢትዮጵያ ውስጥ በጣም ብዙ አይነት ዳቦ አለ ከዛ ውስጥ እንግዲህ ፍርኖ ዳቦ እወዳለሁ እንደዛ አይነት ዳቦዎች እንግዲህ በጣም አሪፍ ናቸው ከዛ ውጪ የስንዴ ዳቦም አለ ስንዴ እንግዲህ ለጤንነት እንደሚታወቀው ብዙ ጥቅም የሚሰጥ ነው በተለይ ከጤና አንፃር ብዙ ጥቅም አለው ጣፋጭነት የለውም ሲቀጥል ደግሞ ሰውነትንም ለመገንባት በጣም ያገለግላል እና የስንዴ ዳቦን አብልጬ እመርጣለሁ እንዳልኩት ግን በጣም ብዙ አይነት በተለይ አሁን ላይ በተለያዩ መንገዶች የሚሰሩ ማህበራዊ ሚዲያዎች ላይ የምናያቸው ብዙ አይነት የዳቦ አይነቶች አሉ፤ እነዛ ዳቦዎች ብዙ ጊዜ ጣፋጭ ናቸው ጣፋጭ ባላዘወትርም ግን ልክ የዛ አይነት ለምሳሌ ኩኪስ አይነት የሚመስሉ የዳቦ አይነቶችን እወዳለሁ እነሱን እጠቀማለሁ በተወሰነ መንገድ ማለት ነው ይበልጥ ግን የዚህ የስንዴ ዳቦችን ከጤናማ አንፃር ትልቅ ጥቅም አለው ብዬ ስለማስብ እነሱን የአይነት ዳቦዎች አዘውትሬ በቀን ውስጥ እጠቀማለሁ ማለት ነው፤ ያው በደንብ ግራማቸው የተመዘነ ነው ዝም ብዬ አልጠቀምም ለጤንነቴ የሚያስፈልገኝን ያህል እነሱን እጠቀማለሁ እወስዳለሁ ማለት ነው

"የጠዋት ወይስ የማታ ሰው ነህ?" እኔ እንግዲህ ይበልጡኑ የማታ ሰው ምባል ነኝ። በዚህ በሰአቴም አቆጣጠር እንግዲህ ብዙውን ጊዜ ቀን ላይ ቤት ውስጥ ባሳልፍ ወይም ለራሴ ግሰጥ ጊዜ ብሰጥ እመርጣለሁ። ይበልጥ ግን ማታ ላይ እንቅስቃሴ ባደርግ የምሽት ውበት ራሱ ከፍ ያለ ነው ብዬ አምናለሁ። ምክንያቱም ራሱ ተፈጥሮን በደንብ ማግኘት የሚቻለው ምሽት ላይ ነው ብዬ ስለማምን፤ የማታ ሰው ነኝ። ቀን ላይ ስራዬን ማጠናቀቅ ከቻልኩ በተለይ ብወጣ ደስ የሚለኝ ምሽት ላይ ነው። ምሽት ላይ ከመተኛትም በላይ እንቅስቃሴ ማድረግ በደንብ ደግሞ ዞር ዞር ማለት ከተማን ማየት ራሱ ጤንነት ነው ብዬ አስባለሁ። ያው ጫጫታው አይኖርም ምሽት ላይ ብዙ ሰው ወደ ቤቱ ይገባል። ስለዚህ ጭር በሚልበት ሰዓት ላይ እንግዲህ ብንቀሳቀስ እወዳለሁ። ስለዚህ ከቀን ይልቅ የምሽት ሰው ነኝ ወይም ደግሞ የማታ ሰው ነኝ ማለት ነው። ሁል ጊዜ አይደለም ምክንያቱም አስቸጋሪ ነው ምክንያቱም ምሽት ላይ ራሱ እንደፈለጉ መንቀሳቀስ ያስቸግራል። ከሴፍቲ አንፃር ሌቦች ምናምን እንደዛ አይነት ነገሮች ይበዛሉ። ራስንም መጠበቅ አለብን ስለዚህ በጣም ሙሉ ሰአቴን በ ለምሽት እሰጣለሁ ማለትም ባይሆን ግን በተወሰነ ደረጃ ግን የምሽት ሰው ብሆን እመርጣለሁ።

ማታ ምን አይነት ድምጽ ትሰማለህ? ማታ ማታ ብዙ አይነት ድምጾች እሰማለሁ ከዛ ውስጥ እንግዲህ አንደኛው የእንስሳት ድምጽ ነው። ለምሳሌ የሌሊት ወፍ የሌሊት ወፍ እንግዲህ ምሽት ላይ ትወጣለች። በተለያዩ አጋጣሚዎች ጅቦች ለምሳሌ ይወጣሉ ካሉበት ምክንያቱም ቀን ላይ አይንቀሳቀሱም አይናቸውንም እንደፈለጉ ያዙ የሚባል ነገር አለ። ስለዚህ ከማታ ላይ እንግዲህ እንደዛ አይነት ድምፆችን አዘውትረን እንሰማለን በተመሳሳይ ደግሞ ሰዎችም። ምክንያቱም ብዙ ጊዜ ማታ ጸጥታ ስለሚሆን የተወሰነ ድምጽ እንኳን ካለው ያንን ነገር በደንብ የመስማት አጋጣሚውን እናገኛለን። እና ምሽት ላይ ከሰው ድምጽ ጀምሮ የእንስሳትን ድምጽ። አንዳንድ ጊዜ ደግሞ ጫካ ውስጥ ዛፎች ራሱ ሲማቱ ያላቸውን ድምጽ ልንሰማ እንችላለን። ስለዚህ በጠቅላላው ተፈጥሮ የምንለውን ጠቅልለን የምንይዘውን አይነት ድምጽ የመስራት የመስማት አጋጣሚ ይኖራል። ስለዚህ ማታ የነዚህን አይነት እንዳልኩት የሰውንም ሊሆን ይችላል የእንስሳት የተለያዩ አካላትን ድምጽ እንሰማለን ማለት ነው። ምሽቱ ራሱ ከበድ ያለ የሚሆንበት ጊዜ አለ እነዚህ አይነት ነገሮች። እንትን ሲሉ